አዎ በእጅ መጨባበጥ እወዳለሁ ከተለያዩ ሰዎች ጋር ስንገናኝ በእጃችን ነው የምንጨባበጠው በሀገራችን ባህል። በእጅ መጨባበጥ የተለመደ ባህል አይነት ነው። ከኮሮና ከመጣ በኋላ በሽታ ከመጣ በኋላ። የተወሰነ ቀዝቅዟል ግን አሁን ላይ። በጥሩ ሁኔታ ሰው ይጨባበጣል። ገና ሲገናኝ ከሩቅ ቦታ የመጣ ሰው ስናገኝ እንጨባበጣለን።

ብዙ መተግበሪያዎችን እጠቀማለሁ ከዛ ውስጥ ግን እኔ የምወደው ቴሌግራም ነው ቴሌግራም ከተለያዩ ሰዎች ጋር በጽሁፍ እንዲሁም በምስል የተላላክንም መልእክት መላላህ ምንላላክበት በቀላሉ የምንገናኝበት ቀለል ያለ የሞባይል መተግበሪያ ነው እሱ ይመቸኛል። ከዛ በተጨማሪ ደግሞ ዩቲዩብንም እወደዋለሁ። የተለያዩ ዜናዎችን አዳዲስ ነገሮችን የምናገኝበት አጫጭር ሰዎች የሚሰሯቸው የቀን ውሏቸውን ምናይበት መተግባሪያ ነው እሱንም እወደዋለሁ።

ሙዚየም መሄድ እወዳለሁ የተለያዩ ቅርሶችን የጠፉ ታሪኮችን የምናይበት ቦታ ነው። ሙዚየም አዳዲስ ነገሮችን ማናቃቸውን አዳዲስ ነገሮችን ምናይበት ነው። ከተለያዩ ሰዎች ጋር ከቤተሰብ በጓደኛጋ አየ ሄድን ማየት እንችላለን አዳዲስ ነገሮችንም መማር እንችላለን ብዬ አስባለሁ። እና ሙዚየም አብዛኛውን ጊዜ እሄዳለሁኝ። የተለያዩ አዳዲስ ነገሮችንም እማርበታለሁ።